በስራ ስንት ጥሪ ታደርጋለህ ነው የሚለው ያ ማለት? በስራ ብዙ ጥሪዎችን ላከናውን እችላለሁ። ያ ማለት ስራህን በተመለከተ ብቻ ማለት ነው። ስራ የሚሆኑ ስልኮችን እደውላለሁ ሊደወልልኝም ይችላል ይችላል። ስለዚህ በስልክ የሚከናወኑ ብዙ ጥሪዎችን ላስተናግድ እችላለሁ ማለት ነው። እና ከሶስት እስከ አምስት ያሉ የስልክ ጥሪዎችን በቀን ውስጥ ላስተናግድ እችላለሁ ማለት ነው።

አስተያየት መቀበል ትወዳለህ ለሚለው አዎ ብዙ ጊዜ አስተያየት መቀበል መልካም የሆነ የስራ አንድ አካል ነው። ምክንያቱም አስተያየት በተቀበልን ቁጥር ጥሩ የሆነ የስራ ሂደታችንን በማጠናከር እንዲሁም ደግሞ ደካማ የሆነውም የስራ ጎናችንን ደግሞ በማስተካከል የተሻለ ውጤታማ ሊያደርግ የሚችል አቅም ላይ መድረስ ይቻላል ማለት ነው። ስለዚህ አስተያየት መቀበል እወዳለሁ ማለት ነው

ጫጫታ ታገኝበት ትችላለህ፤ ወይም ደግሞ ጫጫታ ያለበት ቦታ ነው ወይ? የለም የሚለው ያው ብዙ ጊዜ እኔ ጫጫታ ያለበት ቦታ ሳይሆን በተቻለ መጠን ለስራ ምቹ የሆነና እንዲሁም ደግሞ በተቻለ ሁኔታ ሰላማዊ የሆነን ስፍራ ነው ተመራጭ የማደርገው። ስለዚህ ጫጫታ ያለበት ቦታ አይደለም ማለት ነው። ብዙ ጊዜ ለስራም እንዲሁም ደግሞ ለመኖሪያነት። እኔ ያለሁበት ቦታ ማለት ነው።

ብስክሌት ትጋልባለህ ወይ? ለሚለው አዎ ብዙ ጊዜ ብስክሌት ያው ከልጅነቴ ጀምሮ በታዳጊነት እድሜ የማዘወትረው የተሽካርካሪ አይነት ነው። እና ብስክሌት ያው በሰው በእግር የሚነዳ። የተሽከርካሪ አይነት ስለሆነ አመቺ ነው ብዙም ሚከብድ አይደለም ማለት ነው። ስለዚህ እንደ መዝነኛም ስለምጠቀመው ብስክሌት እጋልባለሁ ማለት ነው

እምታስታውሰው? ልዩ በዓል አለ ወይ ለሚለው አዎ ብዙ ማስታወሳቸው ልዩ በዓላቶች አሉ ያም ማለት። እንደዚህ በሃይማኖት ቦታዎችን ስፍራዎች በመሄድ አብረን በጋራ የምናሳልፋቸው ፕሮግራሞች እና መርሃ ግብሮች ይኖራሉ። እንዲሁም ደግሞ የተለያየ ቦታዎች ላይ ደግሞ ከህብረተሰቡ ጋር በመሆን ደግሞ የምናሳልፋቸው የክብረ በዓላቶች አሉ። ማለት ነው።

ሽቶ ትጠቀማለህ ወይ ለሚለው? ያው ሽቶ እጠቀማለሁ ማለትም በተለያየ ሁኔታ በተለያየ ጊዜ። ሽቶ የተለያየ ፕሮግራም እና ዝግጅቶች ሲኖሩ እነዛን ዝግጅቶች ለመታደም ሲባል። ሽቶ ያው ያስፈልጋል ምክንያቱም ከሰው ጋር ስንቀለቀል ጥሩ ማአዛ ጥሩ ሽታ። መሽተት ደስ ስለሚል ነቃም ስለሚያደርግ። ከስሜት አኳያ ራሱ የሆነ አስተዋጽኦ ስላለው ሽቶ እጠቀማለሁ ማለት ነው